መኪና መንዳት ትችላለህ? መኪና መንዳት እችላለሁ። መኪና መንዳት እችላለሁ። መኪና ማሽከርካር ጥንቃቄን የሚፈልግ ነገር ነው። ረጅም ኪሎ ሜትር የምንጓዝ ከሆነ በደንብ ጥንቃቄ መደረግ አለበት። ምክንያቱም መጋጨት ስለሚመጣ አስፈላጊውን እውቀት ማካበት ያስፈልጋል። መኪና ሲነዳ ደግሞ ተገይውን ምያ ማሟላት ያስፈልጋል ማለት ነው

ፎቶዎችን የት ታስቀምጣለህ? አንደኛ ስልኬ ላይ አስቀምጣለሁ ሁለተኛ ፍላሽ ላይ ወይም ኤክስተርናል ስቶሬጅ ላይ ማለት ነው። ሌላ ደግሞ ጉግል ድራይቭ ላይ አስቀምጣለሁ ኢንተርኔት ላይ ማለት ነው። ሌላውን ስልኬ ላይ ነው የማስቀምጠው። ከዚያ ውጪ በስልኬ ስቶሬጅ ላይ ፍለሽ ላይ ሲዲ ላይም አስቀምጣለሁ።